እሺ አመሰግናለሁ ጥያቄው ምንድነው? የሚለው ጥላ ወይስ ፀሀይ ትመርጣለህ የሚለው ነገር በጣም በጣም አስገራሚ ጥያቄዎች ናቸው። እና ደግሞ ብዙ ጊዜም ያው እንደየሰአቱ እንደየሁኔታው ይለያያል። ጥላ የሚመረጥበት ሰዓት ይኖራል። ፀሀይ የሚመረጥበት ሰዓት ይኖራል። እና ከጊዜ ወደ ጊዜ ከሰአት ወደ ሰዓት በጣም ስለሚለያይ እንዴት አድርገን ከምን ሰዓት ከምን ቀን ከምን ጊዜ በምን ሁኔታ ላይ ነው ይሄን መምረጥ ያለብኝ? የትኛው መምረጥ አለብን ምናምን የሚለው ነገር በደንብ ማየት ያለብን ይመስለኛል። እና ጥላ ወይስ ፀሀይ ትመርጣለህ? የሚለው ነገር። እኔ አሁን ብዙ ጊዜ ያው ወቅት አለው ወቅት አለው ባይ ዘ ዌይ ወቅት አለው። በክረምት ሰዓት ሁል ጊዜ ምን ይመረጣል ማለት ነው። ፀሀይ ይመረጣል ብዙ ሰው። ለምንድነው እንደዚህ የሆነው? ብርድ ስለሆነ። ቦታው ብርድ ስለሆነ ምን ይደረጋል ማለት ነው። ፀሀይ ይመረጣል ፀሀይ እንመርጣለን። ስለዚህ ምን እናደርጋለን ማለትም ለምሳሌ ከሰኔ በለው ሰኔ እንኳን ብዙም ሙቀታማ ነው። ሰኔ ሀምሌ ነሀሴ መስከረም ጥቅምት የሚሉት ነገሮች እነዚህ በዚህ ጊዜያት። ምን ይመረጣል ማለት ነው። ፀሀይ ይመረጣል። ለምሳሌ ሰኔ ሀምሌ ወር ከተባለ። ሁል ጊዜ አመትን ሙሉ ምንድነው ዝናብ አለ ዝናብ አለ ወርን ሙሉ ቀንን ሙሉ። ዝናብ አለ ማለት ነው ይጠመቃል በቃ ከጧት ጀምሮ እሱ ከማታ። ውሃ ጥምቅ ይውልና። ምን እንደሚደረገው በዚህ ሰዓት እንትን አለው ማለት ነው። ይሄ በዚህ ሰዓት። ይሄ እንትኑ ፀሀይ ስለሌለ ፀሀይ ይመርጣል ብዙ ሰው ወደ ፀሀይ ለመውጣት ወደ ፀሀይ ለመዞር ነው የሚሞክረው። ብዙ ሰዎች ሰው ብቻ ሳይሆን እንስሳቶች ምናምን ካያችሁ ትንሽዬ ፀሀይ ከወጣች ወደ ፀሀይዋ ነው የሚሯሯጡ። እባቦች ምናምን ካያችሁም የሆነ ድንጋይ ምናምን አለት ላይ ራሳቸውን ይሰጣሉ ማለት ነው። ለምንድነው ከድንጋዩም ከፀሀይዋም ምን እንትን እንዲያገኙ ፀሀይ ሙቀትን ለማግኘት ነው። እንደዚህ የሚጥሩት እና። በጣም በጣም በጣም አስፈላጊ ስራ ነው ይሄን ነገር። በፀሀይ ፀሀይ ወደ ፀሀይ መፈለግ በዚህ በክረምት ወቅት እና በብርዳማ ሰዓት ፀሀይ እንደዚህ ነው የምንፈልገው። ፀሀይ እንደዚህ አድርገን ነው የምናገኛት እንጂ በጣም ከባድ ነው። እና ብዙ ጊዜ ብዙ ሰው የሚጠይቀኝ አለ እንዴት? ነው ፀሀይ እንዴት ነው የምትወደው ምናምን ይላል። ብዙ ሰው ምንድነው ሚያደርገው በዛን ሰዓት? ጃኬትን ምናምን ለባብሶ ወደ ውጭ ይወጣል። ብርዱን ይከለከላል ፀሀይ ብዙም አያገኝም። ያው ብዙ ጊዜ እንደዚህ የሚያሳልፉ ሰዎች አሉ። እኛ ኢትዮጵያ ውስጥ ብቻ ሳይሆን ሌላ ሀገርም ከሄዳችሁ ሌላ ውጭ ሀገርም ከሄዳችሁ። ብርዳማ ወይም ይሄ በረዷማ የሆነ ቦታ አለ እና እዛ ጋር ቦታ ምን ይደረጋል? ማለትም ፀሀዩ በደንብ ይሰራል ፀሀይ ስለሌለ ፀሀይ ከወጣች ተው ሁሉም ሰው እዛ ነው የሚሰጠው። ፀሀይ ግን ብዙ ጊዜ ስለማትወጣ በጣም ትላልቅ የሆኑ ብርድ ልብሶችን ይለብሳሉ። እንትን ያደርጋሉ ብዙ ብዙ ነገር አድርገው ነው ራሳቸውን እንትን ለማስተካከል የሚሞክሩና። በጣም አስገራሚ ስራ ይመስለኛል። ይሄን ነገር ለመስራት ብዙ ነገር ለማድረግ ብዙ ነገር ነው የምናደርገው ብዙ ነገር ነው ማለት ነው። ፀሀይ ለማግኘት ማለት ነው። እና በእነዚህ ጊዜያት ምን ይደረጋል ማለት ነው። ፀሀይ ተመራጭ ነው። እና ደግሞ ሁሌም ልጆች እያለን አስታውሳለሁ አስተማሪያችን ሁሌ ክላስ ግቡ ትለናለች። እረ አንገባም ለምንድነው ምናምን ሲባል? ይበርደናል በቃ መጽሐፍ አንችልም እኔ አስታውሳለሁ ለመጽጻ ስሞክር። አልጽፍም እጄን ያቅተኛል እጄን እንትን አልቆጣጠረውም በምን ጉዳይ ከተባለ። ብርድ ስለሆነ እና ብርዱን ለመከላከል ምን ያደርጉ ነበር አስተማሪዎች? ወደ ፀሀይ ያስወጡንና ፀሀይ ላይ እንቀመጣለን አንድ ሁለት ክፍለ ጊዜ ፀሀይ ላይ ተቀምጠን እንማር ነበር ማለት ነው። ይሄ ምን ያመጣው ነገር ነው? የፀሀይ ፍላጎት ፀሀይ በጣም አስፈላጊ ከመሆኑ ፀሀይም በተጨማሪ ምን ያስፈልጋል ምን ያደርግልናል ማለትም? ቫይታሚን ዲ ለመስራትም በጣም ያግዘናል። ፀሀይ እና በጣም በጣም ጠቃሚ ነገር ነው። ፀሀይ። ከዚህ ውጪ ደግሞ ፀሀይ ሁል ጊዜ አሁን ያለንበት ወቅት ምንድነው? የካቲት ወር መጋቢት ሚያዝያ ጉምበት ምናምን የሚባል እነዚህ ወራቶች በጣም ጥር ጨምረን በጣም ከባድ ወራቶች ናቸው። እነዚህ ወራቶች ለምንድነው ከባድ የተባለበት? ፀሀይን በጣም የምትበረታበት ፀሀይ በጣም ታቃጥላለች በእነዚህ ሰዓት ላይ እና። መንገድ ላይ ስትሄድ በጣም ተቃጥለህ ነው የምታደርገው። ብዙ ብዙ ነገር እና ብዙ ጊዜ ይሄን ነገር። ጥላ ላይ ይመረጣል በዚህ ሰዓት ጥላ ይመረጣል ስል ፀሀዩን ሲያቃጥልህ ምንድነው የምትፈልገው? ጃንጥላ የያዘች ሴት ትፈልጋለህ ወይም ደግሞ ጥላ የሆነ ቦታ ምናምን አይተህ ጥግህን ትይዛለህ እዛ ጋር ማለት ነው። ጥግህን ይዘህ ምንድነው ፀሀዩን የፀሀዩን ፀሀዩን ስለምታቃጥል። እሷን ለመሸሽ ብለህ እንትን ታደርጋለህ እና። እነዚህ እነዚህ ነገሮች በጣም አስፈላጊ ይመስሉኛል እና። በጣም ፀሀይ ይመረጣል ብዙ ጊዜ። አንዳንድ ጊዜ ደግሞ ጥላ የሚመረጥበት አለ ጥላ የሚመረጥበት ሰዓት ለምንድነው? በጣም ብርዳማ ሲሆን ብርዳማ ሳይሆን ፀሀያማ ሲሆን ፀሀያማ ሲሆን። ጥላው በስነ ስርዓት መርጠን ጥላ ላይ ጊዜያችንን ለማሳለፍ ብዙም እርካታ ይሰጠናል። ተስፋ ይሰጠናል። ንጽህና ይሰጠናል ጥላ ላይ

አዎ አመሰግናለሁ ለተሰጠኝ ጥያቄ ጥያቄው ምንድነው? የሚለው ገንዘብ ትቆጥባለህ የሚለው ነገር በጣም በስነ ስርዓት መመለስ ያለበት እና ይሄ እንደ አንድ ሰው እንደ አንድ ሰው እንደ ለመኖር ለመኖር ብቻ ሳይሆን እንደ አንድ ሰው ለወደፊት ለመራመድ ህይወታችን ራሳችን እንትን አድርገን ከቤተሰብ ወጥተን ራሳችን ህይወታችን ለመምራት በጣም አስፈላጊ የሆነ ነገር ገንዘብ ትቆጥባለህ የሚለው ነገር ነው። እና ገንዘብ እንዴት ነው የምንቆጥበው ገንዘብ እንዴት እንቆጥብ የሚለው ነገር እስኪ እንየው። መጀመሪያ ለምንድነው እኔ ገንዘብ አልቆጥብም ብዙም ገቢ ስለሌለኝ በትንሽ መልኩ ነው። ለመቆጠብ ምሞከረው ግን ብዙም ጀግና አይደለሁም። ገንዘብ ላይ ግን ከጓደኞቼ አጠገቤ ካሉ ሰዎች እሻላለሁ ከእነሱ በተሻለ መልኩ። ገንዘብ አስቀምጣለሁ ለቀጣዩ ወር በደንብ ብዙ ገንዘብ እንትን አደርጋለሁ። ግን የኔ ችግር ምንድነው? ገንዘብን ፈታ ነው የምልበት ፈታ ነው የምልበት ስል ምግብ እበላበታለሁ የሆነ እጠጣበታለሁ ወደ ቤተሰብ ለታክሲ ምናምን በዛ በዛን ነገር ነው የምጨርሰው። እንጂ ሌላ ነገር አላደርግበትም። ሌሎች ልጆች ግን አሉ አይንቀሳቀሱም ዶርም ነው የሚውሉት ምንም ምንም አይሰሩም። ግን ምንድነው የሚያደርጉት? ያው እንትን የሰራሉ ማለት ነው ይሄ ምንድነው የሚባለው? እንትን ልብስ ይገዛሉ ልብስ ይገዛሉ ጫማ ይገዛሉ ከዛ ብራቸውን ይጨርሱና እኔ እኮ ብር የለኝም እያሉ ዶርም ይተኛሉ ብዙ ነገር እንደዛ አይነት ጓደኞች አሉኝ። እና እኔም እንደነሱ ለመሆን እሞክራለሁ ምንም አያስፈልግም። ብር ካለኝ በየሄድኩበት እያጠፋሁት እያጠፋሁት አሁን ኪሳራ እየገባሁኝ ነው። ግን ብሩን ብር እንትን ብገዛበት ልብስ ብገዛበት የሆነ ነገር ብገዛበት ብዙ ነገር አደርግበታለሁ ብዬ አስባለሁ ብዙ ጠቃሚ ነገርን በጣም በጣም ገራሚ ነገር ነው። ይሄን ነገር ማለት ነው። እና ገንዘብ በጣም መቆጠብ እፈልጋለሁ። ካለሁበት ነገር በጣም ለመሻሻል በጣም በአስፈላጊ ሁኔታ እና በአስፈላጊ ብቻ ሳይሆን በላቀ ሁኔታ ወደ ትልቅ ሁኔታ ለመሸጋገር ትልቅ ሰው ለመሆን በጣም ያስፈልገኛል ብዬ አስባለሁ ገንዘብ ማለት ነው። እና ገንዘብ በጣም ጠቃሚ ነው። ለኔ ብቻ ሳይሆን ለቤተሰብም በለው ለምናምንም በለው ለብዙ ነገር ገንዘብ ጠቃሚ መሆኑ ገንዘብ ከተቆጠበ ትልቅ ነገር ያደርሳል። ለምሳሌ አንድ ሃያ ሺህ ብር ካለክ የሆነ እየኖርክ የሆነ ነገር ይገጥምሃል። የሆነ ነገር ሲገጥምህ ምንድነው የምትለው? በቃ ይሄ ብሬ እኮ ጠፋ ምናምን ምናምን የሆነ ሰው ከሆነ ሰው ብድር ከመፈለግ ከባንክ ብድር ከመፈለግ ሃያ ሺህ ብር ካለክ የቆጠብከውን ነገር ቶሎ እንትን ሳትቸገር ምንም እንትን ሳትል የሆነ ነገር ትጠቀምበታለህ። የሆነ ነገር ታደርግበታለህ። ይህ ከየት የመጣ ነው ማለት ነው። ከመቆጠብ ነው ስለቆጠብክ የሆነ ነገር ተጠቅመሃል ማለት ነው። እና ብዙ ነገር ጠቃሚ ነገር አለው። ገንዘብ መቆጠብ እና ብዙ ነገር ያው ደስ ይለኛል ገንዘብ ስቆጥብ ብዙ ነገር አደርግበታለሁ። ያው ብዙ እቃዎች ለመግዛት እሞክራለሁ። ያው ብዙ ነገር ብዙ ብዙ ብዙ ብዙ ብዙ ብዙ ብዙ እንትኖች አሉ ገንዘብ እንትን ለማድረግ ማለት ነው። እና እንደ ሰው ገንዘብ መቆጠብ አለብን እንደ ሰው ብቻ ሳይሆን እንደ አንድ ወጣት ብዙ እንትን ማድረግ አለብን። ብዬ እንትን እሞክራለሁ እና ያው ብዙ ነገር ማድረግ እሞክራለሁ። ብዙ እንደ እንደ ተማሪ ያው ተማሪ ስለሆንኩኝም ብዙ ነገር ብዙ ነገር እንትን ለማድረግ እና ለድንገተኛ ሁኔታ ድንገተኛ ህመም ብትታመም አደጋ ወይም ስራ ማቋረጥ ምናምን ቢገጥምህ ይህን ነገር በሚገርምህ ሁኔታ ነው የምታልፈው ማለት ነው። ሳትቸገር ምንም ሳትሆን ይሄን ነገር ታልፈዋለህ። ሳትቸገር ምንም ነገር ሰው ላይ ዲፔንደንት ሳትሆን። የአእምሮ ችግር ሳይገጥምህ ሌላ ነገር ደግሞ ለትምህርት ትምህርትም ራስህን ለማሻሻል ወይም የሆነ ልጆች ትምህርት ላይ ምናምን ቁጠባ ምናምን አስፈላጊ ነው። በቃ ትምህርትን ራስህን ወደ ትልቅ ሁኔታ ላማድረስ ገንዘብ መቆጠብ አስፈላጊ ይመስለኛል። ንግድ ወይም ኢንቨስትመንት ላይ ንግድ ወይም ኢንቨስትመንት ላይ ከቆጠብክ ብዙ ነጋዴ ልትሆን ትችላለህ። ነጋዴ ለማለት አሁን ብዙ አይነት ምርጥ የሆነ አስተሳሰብ ነው ያለው። ብዙ እንዳለ ብርህን እንዳለ አንድ እንትን ኢንቨስት ከማድረግ ይልቅ ግማሹን እንትን ታደርገውና የተቀረው የቀረው ነገር ደግሞ ምን ለማድረግ ትሞክረዋለህ የሆነ ነገር እንደ ባክአፕ ማለት ነው። የሆነ እሱን ብትከስር እንኳን እንትን ኪሳራ ገብተህ እንደ እንዳተኛ የሆነ ነገር እንትን ለማድረግ በጣም እንትን ይጠቅማል። ንግድና ኢንቨስትመንትና እና ትልቅ ገዢ ነገር ለመሆንም የሆነ እንትን ብር ቢሰጥ የሆነ ነገር እንትን ለማረግ አሁን በኪና መኪና ቤትም ይሁን ምናምን ለመግዛት ቁጠባ ያስፈልጋል። ካልቆጠብኩ ማንም ነገር ባንክ መስበድርህም ምናምን አታደርግበትም። ምናምን ብዙ ነገር እና በቃ መኪና ወይም ቤት ምናምን ሌላ ነገር ስልክም ለመግዛት ቢሆን ካልቆጠብክ በቃ አታገኘውም ነገር ነው። እና እነዚህን እንትን ለማድረግ ለመግዛት ቁጠባ ይረዳል ማለት ነው። ለወደፊት ድህነትህ እድሜ ሲጨምር ምን ማድረግ እንደምችል አታቅም። ጠቃሚ የሚሆነው ነገር ሰው ሲያረጅ በኋላ በስተ ሽምግሌና እንትኑ በስተ እድሜው ባለቀበት ሰዓት እንትን ከመሆን የሆነ እንትን ማድረግ በቃ ብር ከቆጠብክ ያው ሽማግሌ ስትሆን ይጠቅምሃል። እንትን ለመስራት

እሺ አመሰግናለሁ ጥያቄው በጣም የሚገርም ጥያቄ ነው ጥያቄ ምንድነው? የሚሉት ትንኞች በአካባቢው አሉ የሚለው ነገር። አዎ ትንኝ የምንላቸው ነገር ቢንቢ ማለት። ትንኞች እና ቢምቢዎችም ምናምን ብዙ ነገሮችም። አካባቢዎቻችሁ ጋር አሉ የሚለው ነገር። አዎ አሉ ግን እኛ አካባቢያውን በጣም ይሄ ቆላማ ቦታ ስላልሆነ። ደጋ የሚባል ነገር ቦታ ስለሆነ። ብዙ ነገር ይሄ። ሴት ቢምቢ የለችም ሴት ቢምቢ ካለች በጣም ወባ የመሰራጨት ከአንድ ሰው ደም መጥታ ወደ ሌላ ሰው እንትን ስለምታደርገው ውባ ሊተላለፍ ውባ እንትን ሊሆንብን ይችላል። እና ብዙ ሴት ቢምቢ የለችም ሴት ቢምቢ ሳትሆን ወንዶች ናቸው። ወንዶች ሲሆን መች ነው? ይሄ ዝናብ በሚኖርበት ዝናብ ብቻ ሳይሆን ውሃ በእንትን በሚሆንበት ሰዓት ማታ ማታ ይገቡና እዚዝዝ እያሉ የሆነ የራሳቸው ድምጽ አሉ። በጣም ይሰለቸሃል የሆነ መጥተውም ይነድፉሃል ሲነድፉም የሆነ ያሳምምሃል ያቃጥልሃል ነገር ነው። እና ይሄን ነገር ያቃጥሉሃል ሌሊት አሁን በእንትን መስኮት ከፍተህ ምናምን ከተኛ ሌሊት ገብቶ የሚያደርጉህን ነገር አታውቅም በጣም ነው የሚቀጠቅጡ። የሆነ እንትን ያስፈልጋል ማለት ነው። ይሄ ምንድነው? በትግርኛ ዛን ዜራ ይባላል በአማርኛ አላውቀውም። ብዙ ጊዜ ያው ይሄን ነገር በደንብ መስተካከል አለበት ብዬ አስባለሁ። ቢንቢዎችን በጣም ብዙ ቢንቢዎች ናቸው ያሉት እዚህ ጋር። እና ከዚህ ብንወጣ ወደ ቆላ የሚባሉ አካባቢዎች ብንሄድ ደግሞ በጣም ቢንቢ ካለች አለቀ በቃ ሰውነትን ጠፋክ ማለት ነው እንደ ሰው መኖር አትችልም። ለምሳሌ የሆነ የራሷ ድምጽ እየጮኸች ምናምን መጥታ የሆነ ትነድፋሃለች ማለት ነው። ስትነድፍ ምንድነው? ከአንድ ይሄ ቢምቢ ይሄ ወባ የሚባለው ነገር የሆነ ቫይረስም አለው። ከእሱ ቫይረስን ተሸክማ መጣህ አንተ ጋር ትከተዋለች ማለት ነው። ስትነድፍ የሆነ ደሙን ታሳልፈዋለች ደሙን ስታሳልፉ አለቀ አንተ በጣም ተበልተሃል ማለት ነው። ደሙን ይበልሃል ይጠጣሃል ምንም ማድረግ አልችልም። ያው ምንም እንትን አትሆንም ማለት ነው። እና ብዙ ጊዜ ደም እንትን ማድረግ አስፈላጊ ነው። ደም በጣም ደም እንትን ማድረግ ደም በጣም እንትን ያደርግሃል። ደም እንትን ሰጥተህ ጠጥታ ካንተ ደም ጠጥታ ወደ ሌላኛው ሰውም ትጨምረዋለች ማለት ነው። እሱ ሰውየውም ይታመማል ወባ ደግሞ በጣም ክፉ ክፉ ከሚባሉን በሽታዎች አንድ ነው። አንዴ ከያዘክ ደም ውስጥ ይገባል። ከዛ መቼ ነው የሚመጣልህ መሰለህ። በቃ አንተ ስትደክም የሆነ ምግብ ሲርብ የሆነ ሌላ በሽታም ጉንፋንም ምናምን ትንሽ ስታጠቃኝ ያው እንትን ምን ያደርግሃል ማለት ነው። መጥቶ ይጠቀጥቅሃል ማለት ነው። ወባውን ወባ አሁን አዲስ አበባ አካባቢ ወባ የለም። ግን ወባ የሆነ በወባ የተያዙ ሰዎች በፊት ምናምን ሀገራቸው ወይ ቆላ አካባቢ የሚኖሩ ሰዎች ውባ የያዛቸው ሰዎች መጥተው እዚህ ጋር ሲተኙ ተኝተው እያለ ምንድነው የሚሆነው? ውባዋን በድጋሚ ታገረሻለች ማለት ነው። ከየት ነው? እዚህ መጥታ ሳይሆን እዛ ደማቸው ውስጥ ስላለ ማለት ነው። እና በድጋሚ ይታመማሉ። ታሙ ምናምን እንትን ያደርጋሉ። እና ይሄ በጣም ከባድ ነገር ነው ወባ የምንለው ነገር። ይሄ ቆሉ ቆላማ የሚባለው አካባቢ። በውባ የተሞላ ስለሆነ ራሳቸው ቢጠብቁ ብዙ ለራሳቸው ጽዳት ለራሳቸው እንክብካቤ ቢሰጡ ብዙ ሰው እንትን ይድናል ብዬ አስባለሁ። እንጂ በጣም ከባድ በሽታ ነው። ብዙ ሰው ነው የሚመተው ብዙ ልጆች ይመታሉ። በውባ እንትንም የሆነ ጦርነት እያለም ብዙ ሰው መድሃኒት ስለሌለ ብቻ ብዙ ሰው ህይወቱን አጥተዋል። እና ይሄን ነገር በጣም ከባድ እንትን ይመስለኛል። ይሄ በሽታ እና ከእነዚህ የሚመጣ በቀላሉ የሚመጡ በሽቶች ናቸው። እንደ ቀልድ መጥታ ትነድፋለች ከነደፈችክ በኋላ አለቀ በቃ አንተ ታምሃል። ምንም መሆናችንም መተኛት ነው ያለብህ። ምግብ መብላት በጣም የሚያስጠላ ምንም እንትን ማድረግ በጣም ነው የሚያስጠላ። ሁሉም ነገር ምንም ምን ነገር በጣም ያስጠላሃል ምንም ማድረግ አትችልም። ምንም ማድረግ አትችልም በቃ ይሄን ነገሩ መስተካከል አለበት። ብዬ ነው የማስበው። እና ይሄን ነገር የወባ ነገር እና ትንኞች የምንለው ነገር ትንኞች አሁን ካየናቸው አካባቢያችን ጋር ብዙ ትንኞች አሉ። ትንኞቹ በቃ እንትን ይሆናሉ ብዙ በመጥፎ ሁኔታ የሚመጡ ትንኞች ይኖራሉ። በጥሩ ሁኔታ የሚመጡ ትንኞች ይኖራሉ። ምግብ አሁን ለምሳሌ ምግብ ለመብላት ምግብ ለመጠጣት እነዚህ ምንም እኛ ጋር ብዙ ተጽዕኖ የማያሳድሩም እኛ ጋር የማይጎዱ ግን። ትንኞች ይኖራሉ። ግን አንዳንድ እንትኖች ደግሞ ለራሳቸው እየበሉ እየጠጡ ከእኛ ማለት ነው። ለእኛ አንተ ምን ይሆናሉ ጉዳት ይሆናሉ። ለምሳሌ እቺ ያልናት ሴት ቢንቢ በጣም ከባድ ነች። ይሄ ዝምብም ዝምብም ከእንትንም ምግባችን ላይ ይመጣል መጥቶ የሆነ ነገር ይጥልሃል ማለት ይጥላል። ከዚህ ከሽንት ቤት ምናምን የሆነ መጥፎ ነገር ይዞ መጥቶ እንትን ሲጥል የሆነ እንትንህን ይበላሻል ምግቡ ላይ ይበላሻል። ሆድን ሆድን ትታመማለህ ወደ ታች ወደ ላይ የሚባሉ ነገሮች ይመጣሉ። እና በጣም መጥፎ ይመስለኛል። ይሄ እነዚህ ነገሮች እና እነዚህ ነገሮች በስነ ስርዓት ቢታዩልን በጣም አሪፍ ናቸው ብዬ አስባለሁ። ብዙ ነገሮችን ይጠቅሙናል

እሺ አመሰግናለሁ ጥያቄው ምንድነው የሚለው ቀትር ምን ትመገባለህ የሚለው ነገር በጣም በጣም በጣም አስፈላጊ ነገር ይመስለኛል ቀትር ስንል መጀመሪያ ቀትር ማለት ምንድነው? ቀትር ማለት ቀን ማለት ነው። ጠዋት ቁርስ ተበልቶ እስከ ረፋድ አራት ሰዓት ላይ ትንሽ እንትን እንልና ከሰአት ምን ይሆናል ማለት ነው ቀትር ይባላል ቀትር ከስድስት ሰዓት እስከ ስምንት ሰዓት ባለው ጊዜ ነው ቀትር የምንለው ማለት ነው። እና ቀትር ግን ይሄ አማርኛ አይመስለኝም ብዙ ጊዜ ቀን ነው የሚባለው ቀን ብቻ ቀጥር አሁን የ ግእዝ ቃል ነው። የግእዝ ቃል ሲሆን ብዙ ነገር ለማድረግ ይሞከራል ብዙ ነገር ለማስተካከል ብዙ ነገር ይጠቀምበታል ቀትር የሚለው ነገር ለምሳሌ ገዝ ላይ ብዙ ጊዜ ቀትር ሲባል ዋው ቀትር ቀትር ረከመ ምናምን ምናምን ምናምን በከመ በህንቱ ቀትር ተብሎ የሆነ ብዙ ነገር ምሳሌዎችና አረፍተ ነገሮች አሉ አስታውሳለሁ ብዙ ድሮ እንማር ነበር ግን ስንማር የሆነ የኔታ ያስተምሩን ነበር ብዙ ያስተምሩን ነበር ስለ ቀትር ምንድነው ሌሊት ምንድነው ሌሊት ደግሞ ብዙ ዝማሬ ይዘመራል የሆነ ቅኔ ይዘረፋል ብዙ ነገር ይደረጋል ሌሊት ማለት ቀን ሲሆን ደግሞ ብዙ ነገር የምንለው ነገር አሁን ምንድነው ቀትር ሆኗል ማለት በትግርኛም ቀትር ይሉታል ማለት ቀን ለቀትር ለምንድነው ነገር ለማን እንትን ለማድረግ ነው እና ይሄ ወደ ዋናው ጥያቄ ስንመለስ ቀትር ምን ትመገባለህ የሚለው ነገር ምግብ ነው። በቃ ያገኘሁት ምግብ እኔ አሁን የምመርጠው ምግቦች የሉም እነዚህ ፓስት ይሁን እንትን ይሁን እንትን ይሁን ምናምን ተብሎ እየመረጥኩኝ ሳይሆን ግን ምንድነው የሚደረገው ያገኙትን ምግብ ግን በስነ ስርዓት ምን አደርገዋለሁ ማለት ነው በስነ ስርዓት ነው የምበላበት ማለት ነው። በስነ ስርዓት ምግብ እበላበታለሁ ምግብ እጠጣበታለሁ ምግብ እንትን አደርግበታለሁ እና ብዙ ጊዜ ቀትር የሚለው ነገር ብዙ ጊዜ የምበላበት የካፌ ምግብ ነው የምበላው ይሄ ካፌ የተለመደው ነገር ይሄ ክክክና ምስር ምናምን ሽሮ ወጥ ምናምን ናቸው እነሱን አጣ አመሳስለን መብላት ነው በቃ እነሱን ከበላን በኋላ አለቀ ምንም ብዙ ችግርም ይገጥማል ብዬ አላስብም ብዙ ነገሮችም አይገጥሙንምና ይሄ በጣም አስፈላጊ ነገር ነው በጣም ብዙ ነገር ነው ለእኛ ብቻ ሳይሆን ለቤተሰቦች ለቤተሰቦች ሳይሆን ብቻ ለሀገርም ለሀገርም በጣም ትልቅ እንትን ነው የምትመገበው ምግብ መምረጥ ለምሳሌ አሁን የትኛው ነው ፕሮቲን አለው የትኛው ነው ካርቦሃይድሬት እና ምንድነው የሚያስፈልገኝ በዚህ ሰዓት ፕሩቲን ነው የሚያስፈልገኝ ካርቦሃድሬት ነው የሚያስፈልገኝ ፕሩቲን ከሆነ በጣም እንትን ነው ፕሮቲን አሁን እንትን አለው እቸገራለሁ ፕሮቲን ላይ ከምንድነው የሚገኘው ፕሮቲን ይሄ ከምግብ ነው የሚገኘው ወይስ ከምድር የሚገኘው የሚለው ነገር ፕሮቲንም ማየት አለብን ፕሮቲን ታይቶ ብዙ ነገር ተደርጎ እንትን ማድረግ አለብን እና ምን አይነት ምግብ ብበላ ነው ይሄን ነገር ይሄን ነገር የሚጨምርልኝ ይሄን ነገር ከጨመረልኝ ምን ያክል እንትን አደርገዋለሁ ምናምን የሚሉ ነገሮች እንትን ማድረግ ያስፈልጋል ብዬ አስባለሁ ብዙ ነገሮች በጣም ጠቃሚ ናቸው ለኔ ብቻ ሳይሆን ጓደኞቻውን ይሄ የዱባ ፍሬውን ይሄ ተቆልቶ እንትን ይበሉታል ማለት ነው። አሁን ይሄ ሲበላ በጣም አስፈላጊ በጣም ጣዕም አለው እና በዚህ በካልቦሪ ስንት ካልቦሪ ስንት ፕሮቲን ፐር ካልቦሪ አለው ምናምን ነው የሚባለው እና ይሄን ነገር በጣም ይጠቅመናል ይሄን ነገር ለማድረግ ብዙ ነገር ለማድረግ አሪፍ ሀሳብ ብዬ እወስደዋለሁ ለራሴም ሳይሆን ለሌላ ሰውም ምክንያቱም እንትን ይጠቅማሉ ማለት ነው እነዚህ ነገሮች እና ይሄን ነገር ካስተካከልን ብዙ ነገር ይስተካከላሉ ብለን እናስባለን ለምሳሌ ይሄ ብዙ ነገር ብር የምታገኝበት ነገር ምን አይነት ምግብ በላበት ይሻላል ይሄን ነገር ከማድረግ ይሄን ነገር ባደርግበት አሪፍ አይመስልህም ወይ ምናምን የሚባባሉ ነገሮች አሉ እና እነዚህን ነገሮችን አስተካክለን ትልቅ ደረጃ አድርሰን የምንመገበው ምግብ ደግሞ ምንድነው አሁን እኔ ያሰብኩት ነገር እነዚህ ቆሎዎቹ ለመግዛት እያሰብኩኝ ነው እነዚህ ነገሮችን በስነ ስርዓት ገዝተን ያው ቆልተን እንትን ካደረግነው በጣም በጣም በሚገርም ሁኔታ እንትን እናደርገዋለን ማለት ነው እና ይሄ ክክክና ምስር ምናምን ሽሮ ወጥ ምናምን ናቸው እነሱን አጣ አመሳስለህ መብላት ነው። በቃ እነሱን ከበላህ በኋላ አለቀ ምንም ብዙ ችግርም ይገጥምሀል ብዬ አላስብም ብዙ ነገሮችም ምን ይባል ነበር ይሄ የ ሆድ በሽታ ምናምን የ ተቅማጥ የ ዱባ ፍሬ እንትን ማለት ነው። ግን የ ዱባ ፍሬ በደንብ ፕሮቲን አለው እስፖርተኛ እሱን ነው ሚመገበው እሁን እሱን ለመግዛት እያሰብኩኝ ነው እስፖርት ልስራና ትንሽ እስፖርት እየሰራሁኝ እነሱን ፕሮቲኖች እየተመገብኩኝ ትልቅ ቦታ ለመድረስ እና ትልቅ ሰው ለመሆን እራሴን በ ጉልበት እራሴንም እንትን ለማነፅ እራሴ በሚገርም ሁኔታ እንትን አርጌ በጣም በሚገርም ሁኔታ ደስ ከሚል ነገሮች እንትን አርጌ ያው ምበላው ምግብ ለወደፊት አሁን የምመርጥ ይመስለኛል ፕሮቲን ያለው ወይስ ካርቦሀይድሬት ትንሽ ያስፈልገኛል እያልኩኝ እነሱን እያስተካከልኩኝ የሆነ ነገር እያረኩኝ ያው አሪፍ በሆነ መንገድ የራሴን የምግብ ሁኔታ ጠብቃለው እራሴን ጠብቄ ለወደፊት የሆነ ነገር አደርጋለው ብዬ አስባለው እና በጣም ነው ማመሰግነው ብዙ ግዜ እንዲ አይነት ጥያቄ ስጠይቁኝ ያው አሪፍ እንትን ይመስለኛል ያው ለምን መሰለህ በጣም ቀትር የሚለው ነገር ምግብ መብላት ለሁሉም ሰው

አመሰግናለሁ ለተሰጠኝ ጥያቄ ጥያቄው ምንድነው የሚለው ዝናብ ሲዘንብ ምን ታደርጋለህ? እኔ ብዙ ከልጅነት የጀመረው እስካሁን ድረስ። ዝናብ ሲዘንብ ብዙ አይነት ታሪክ እና ብዙ አይነት ገጠመኝ ነው ያለው። እና ቀስ በቀስ እስቲ ለማየት ልሞክር ገና ከልጅነት የጀመረው ምን አደረግ ነበር። ዝናብ ሲዘምንብ ምን እሰራ ነበር። እስቲ ምን ሰራው የሰራሁት ነገር ለማየት እንሞክር። እስቲ ምንድነው ያረኩት? ከልጅነቴ በልጅነቴ ብዙ አይነት እንትኖች ይኖራሉ እና። ዝናብ ሲዘንብ ምን አደረግ ነበር ድሮ ልጅ እያለሁኝ እተኛ ነበር ማለት ነው። ተኝቼ በደንብ በብርድ ልብሴን ተሸፋፍኜ ነበር የምተኛው። ምንድነው? ዝናቡ ሲዘም የእንቅልፍ እንትኔን ያመጣልኝ ነበር። እንቅልፍ እንትኔን ያመጣልኝና በቃ ቶሎ እተኛለሁ። ተኝቼ ደግሞ ብዙ ነገር አደረግ ነበር ማለት ነው። ድሮይ ነው ይሄን ነገር በድሮ ጊዜ ነው። አሁን ግን ተበላሽቻለሁ በጣም ሌላ ነገር ነኝ። ከዛ ደግሞ ቀስ እያልኩኝ ከድሮ ጀምሬ እያየሁኝ ስለሆንኩኝ። ድሮ በጣም አሁን የመተኛት አቅም ነበረኝ በቃ መተኛት ነው ብዙ ጊዜ መተኛት ነው እንቅልፍ ዝናብ ሲዘንብ። በተለይ ሀይለኛ ዝናብ ስለነበር ሀይለኛ ዝናብም ብቻ ሳይሆን። ድሮ የኛ እንትን ቤታችን በቆርቆሮ ስለሆነ ዝናቡ በደንብ ሲደበድቡው ቆርቆሮውን በጣም በደንብ ነው የሚጮሆው ሩርር ምናምን ሲል። ያው በደንብ ነው ይሄ የእንቅልፍ እንትኔን ይመጣልኝ ነበር። በደንብ ያኔ ስምንት ሰዓት አስር ሰዓት። ዝናቡ ከመጣ በቃ እስከ አስራ ሁለት ሰዓት በማግስቱ በማግስቱ ነው የምነሳው። ለምን ከተባለ በቃ ይሄን ነገር እንዴት እንደመጣልኝ አላውቅም። እና የልጅነትህን ትንኔን በጣም ደስ ይለኛል በዚህ ሰዓት እትተኛ ነበር። መተኛት ነበር በልጅነቴ ከዛ ደግሞ ትንሽ ካደግኩኝ በኋላ ዝናብ ሲዘንብ ምን ማድረግ ጀመርኩኝ በተለይ። ትንሽ የፀሀይ ካለች ወይም ሙቀታማ ከሆነ ልብሴን አወላለቄ ወደዛኛው ወደ እንትኑ መሮጥ ማለት ነው ልብሴን አወላልቄ እሮጣለሁ እንትኑ ጋር። ስሮጥ ምንድነው? ሮጥ ትሮጥና ብዙ ነገር ታደርጋለህ እዛ እየሮጥክ ምናምን እየሰራ ምናምን ደስ ይልሃል ከልጅነት። የልጅነት ጓደኞቼ ምናምን ነገር እዛ በጭቃ ምናምን እንትን ትባላለህ ውሃ ትረጫጫለህ ብዙ ነገር። ብዙ ነገር ነበር ይሄ በሰአቱ ያሳለፍነው እና በጣም ደስ ይላል። አሁን ፎቶ ቢኖረኝ አሁን እኔ ሳስበው በጣም ይገርመኛል ፎቶ ቢኖሩኝ። በጣም ደስ ይለኝ ነበር ብዙ ነገር እናደርግበት ነበር በጣም በጣም ግን ያው ፎቶ የለኝም። በጣም ቤተሰባችንም እንደዚህ ነገር ላይፍ አይመቸውም ዝም ብሎ መኖር ነበር እና። ፎቶ ስለሌለኝ ነው እንጂ ብዙ ነገር ይኖረኝ ነበር አሁን ሳስብ ብዙ ነገር። እያየን እየተዝናናን ብዙ ነገር እናደርግ ነበር። እና አሪፍ ነበር በልጅነት ይሄን ነገር በዛን ሰዓት ነበር እንደዚህ ዝናብ ሲዘንብ እንትን አደረግ ነበር ማለት ነው። አሁን ግን ይሄ ጭራሽ ስሜቱ በቃ ከዛ ግን ቀስ እያለ ሲል ያው ብርድ ሲያዝን ሲመጣ ብርድ ጉንፋን ምናምን ሲይዘን በዛው እሱን አስከትሎ ሲመጣ። ያው ተው ነው ማለት እሱን ነገር። ተው ነው አቋርጠን ወዴት ሄድን ማለት ነው። ሌላ ነገር መስራት ሌላ ነገር ሌላ ስራ መስራት። ዝናብ ሲዘምብ የሆነ ሌላ ስራህን ፊልም እያየን ከነበርን ፊልም እናያለን። መብራት ታችን እንዳትጠፋብን ብቻ ነበር የምናስበው። መብራት ከጠፋች ያው ፊልም አታይም። ምን ፒሲውን ቻርጅ ያልቀን ብዙ ነገር ደስ አይልም ማለት ነው። እና አሁን ግን መብራት ሲኖር በጣም እንትን ዝናብ ሲዘንብ ባይ ዘወይ ከእሱ ጋር የሚገናኘው ነገር ምንድነው? ዝናብ እንትን መብራት ትጠፋለች ማለት መብራት ጠፍታለች ማለት ደግሞ በቃ ከስረሃ ምንም አታደርግም። ስልክም የለህም እንትን የለህም። ጨለሞብህ በቃ መተኛት ነው በጣም አስጠሊታ ነው ይሄን ነገሩ ማለት ነው። ይሄ የክረምቱ ነገር ማለት ነው። እና ከረምቱ ነገር ብዙ ጊዜ ይሄ ነው በቃ ፊልም አያለሁ። ፊልም አይቼም እንትን ማድረግ ብዙ አንዳንድ እንትን ነው። ይሄ ማህበራዊ ሚዲያ መጠቀም አለው ብዙ ጊዜ። ማህበራዊ ሚዲያ ስትጠቀም ያው ብዙ ግን ነገር ደስ የሚሉ ነገሮች ታገኛለህ አንዳንዴ። አዳዲስ ነገሮች አዳዲስ ነገር ደግሞ ከሚገርም ሀሳብ። ከሚገርም ሁኔታ ታገኘዋለህ ብዙ ነገሮች እና። በጣም አሪፍ ይመስለኛል ብዙ ይሄን ሁሉ ካወራሁኝ። እንዴት ነው በዚህ ሰዓት ዝናብ ቢዘንብ ምን አደርጋለሁ ብዬ ለማሰብ ብሞክር። ያው ዶርም ከሆንኩኝ ዶርምሁኜ ልብሴን አወላልቄ ዘና ብዬ ተኝቼ ፊልሜን እያየሁኝ ምናምን ራሴን እያዝናናሁኝ ነበር። ፊልም ባላይ ግን በቃአለቀ ምንም እንትን አይሆንም ማለት ነው። እና በጣም አሪፍ ይመስለኛል። ይሄ ሁሉ ነገር ስናደርግ ብዙ ጊዜ በዝናብ ጊዜ ምን ማድረግ እንዳለብን ምን አድርገንስ ነው እንደዚህ እንዴት ማድረግ የሆነብን። ምናምን የሚባሉ ነገሮች ብዙ ነገር ማየትና አስፈላጊ ማየትና መገምገም አስፈላጊ ይመስለኛል። አይተንም መስራት ያለብን ይመስለኛል። በጣም አሪፍ ነገር ነው ይሄን ነገር ጥያቄው ሲነሳ። በጣም ጊዜ ሶ ጥሩ ጊዜ ነው። በዝናብ ጊዜ ዝናብ የሚጨፈጨፋቸው ሰዎች እንዳሉ አውቃለሁ። ዝናብ ሲሆን በጣም ጭንቀታቸው የሚመጣ። ምናምን ሰዎች አሉ እና እነዚህ ሰዎችም እንዴት አድርገን ነው ማስተካከል እንዴት አድርገን ነው? ማገዝ ያለብን የሚሉትን ነገሮችን እናይ ነበር ማለት ነው። እና አሁን በጣም አሪፍ ይመስለኛል እነዚህ

አመሰግናለሁ አመሰግናለሁ ለተሰጠኝ ጥያቄ ጥያቄው ምን ፍየል አይተህ ታውቃለህ የሚለው ነገር? በጣም ብዙ ጊዜ አይቼ ሳይሆን ፍየልም ነድቼ አውቃለሁ ፍየል ነድቼ ፍየል ጠብቄም አውቃለሁ። ፍየል ጠብቀን ብዙ ነገር ከወተትም ጠብቻት አውቃለሁ ከፍየል ወተት ጠብቼም አውቃለሁ። ፍየል አርጄ ያውቃሉ እና ብዙ ነገር አይቼ ሳይሆን ብዙ ነገር ነው ያደረኩት። እንዴት እንደዚህ ለማድረግ ቻልክ? እንዴት እንደዚህ ይሄን ነገር ለማድረግ በቃ። ካላችሁኝ ብዙ ነገር ፍየል ጥቅም አላት ጥቅም አላትን ብቻ ሳይሆን ሀገራችን ላይ ብዙ ፍየሎች አሉ ፍየሎች በየቦታው ፍየል ሞልተዋል ማለት ነው። ፍየሎች አሉ። ብዙ አይነት የመንዝ ፍየል የምናምን ፍየል የባሊምም እየተባለ ብዙ አይነት ፍየሎች አሉ። እና እነዚህ ፍየሎች እንዴት ነው መጀመሪያ ጆሮአቸው በጣም ረጅም ይሄ የቂጣቸው እንትን የሆነ ስጋ ያላቸው የሌላቸው ረጅም አጭር ምናምን እየተባባሉ በጣም ፍይሎች ይለያያሉ። ከአንድ እንትን ወደ ሌላ እንትን ማለት ነው። እና ፍየሎች ብዙ አይነት ፍየሎች ናቸው ያሉት። በሀገራችን ከተባለ ብዙ አይነት የተለያየው አይነት የፍየል አይነቶች አሉ። ከእነሱ አንድ የመንዝ ፍየል የምንላቸው በጣም መንዝ ፍየል ወይም መንዝ በግ የሚባሉት ብዙ እንትኖች አሉ። ያፋር እንትን ይባላል ደግሞ ያፋር ፍየል የሚባል በጣም በጣም ወፍራም ነው። በጣም ደስ ይላል ስጋውን በጣም አሪፍ ነው። በሚገርም ሁኔታ በሚገርም ሁኔታ መከራ ላይ ስለሚያድጉ እነዚህ በቃ በመከራ ላይ ሚያድጉ ፍየሎች ስጋቸው በጣም ጣፋጭ ነው ይባላል። እና እነዚህ እነዚህ ተደርጉ ፍየሎች የመንዝ የአፋር የምን እናምን እየተባለ ብዙ አይነት ፍየሎች እንዳሉ እናውቃለን። እና እነዚህ ነገሮች እንዴት አድርገን ነው ምን በላቸው? እኔ አሁን ከልጅነቴ እነዚህ የተባሉ ነገሮች ያፋር ብለናል። የመንዝ ተብሏል የባሪም የተባለ አለ የባሪ ወይም የሆነ ሀረርጊ ምናምን አካባቢ አሉ። ፍየሎች አሉ እነዚህ ፍየሎች ደግሞ ለየት ያሉ በጣም ቁመታችም ረጅም ነው። ይሄ ቀንዳቸው በጣም እንዲህ ረጅም ሆኖ እንደዚህ እየተሸንዲ ከርል ምናምን ሰርቷል። ወይም እና በጣም ብዙ እንትን ነው ያለው ይሄ ባይ ዘ ዌይ። እና በጣም ብዙ ብዙ ነገር አድርገናል። ብዙ ብዙ ከፍየል ጋር የተገናኙ ነገሮች ከቤተሰቤ ጋር ብዙ ጊዜ ክፍለ ሀገር ስለሚሄድ ክፍለ ሀገር ይሄድ ነበር። እና እጠብቅ ነበር ከጓደኞቼ ጋር ምናምን እንጠብቃለን ጠብቀንም ያው በረሃው ላይ ምን ታደርጋለህ ማለት ነው። ወተት ትጠባለህ ማለት ከፍየሏ ወተትን ምጥጥ ታደርጋታለህ ከፍየሏን ይሄን ይሄን ታደርጋለህ። ከዛ ብዙ ነገር ቅጥዋ ስትወጣ ብዙ ቆሎም ይሁን ምግብን ምናምን ይዘህ ትወጣለህ ወደ እንትኑ ማለት ይዘን ከወጣን በኋላ ቀንን ሙሉ እሱን ዘር እነሱን ስንንከባከብ እነሱን ምግብ ስናስበላ ውለን ማታ ምን እናደርጋለን ማለት ነው። ማታ ወደ ቢት ይዘናቸውን እንመለሳለን ማለት ነው ስንመለስ። ያው ቀስ እያልን እየተጫወትን እየተዝናናን ምንም እንትን እያደረግን ወደ ቤት እንመለሳለን ማለት ነው። ቤት ከገባን በኋላ። በድጋሚ የሚገርም ምግብ የሚገርም መጠጥ ምናምን ይቀርብልናል እንበላለን እንጠጣለን ብዙ ነገር እናደርጋለን ማለት ነው። በሰአቱ አሁንም ለማስታወስ ስሞክር በጣም ነው የሚወሰውሰኝ ወይኔ ቢሄድኩኝ ምናምን እያልኩኝ ብዙ ነገር አደርጋለሁ። እና በጣም አሪፍ ነበር። በሰአቱ በጣም አሁንም ለሚሄድ ብዙ ነገር እፈልጋለሁ እና ፍየል አይደለም መጠበቅ ብዙ ነገር አድርጌያታለሁ። ብዬሃለሁ አሁን ሌላ ነገርም አባቴ ሁል ጊዜ በዓል ሲሆን በዓልም ይሁን ጾም መያዣም ይሁን ምንም ጊዜ ሁሌ ምን ያደርግልን ነበር ማለት። ፍየልፍየል ፍየል ይገዛልን ነበር ማለት ነው። ፍየል ሲገዛ ፍየሏን ማን ያርዳት ነበር? እሱ እሱ ሲያርዳት ሁሌም ማግዘው እኔ ነበርኩኝ እኔ እግሯን እይዝለታለሁ። ትንሹ ወንድሜ ደግሞ አፏን የሚይዛት አፏን ይይዛታል። ተባብረን እሱ ያርዳታል በቃ ላጥላጥ እንደዛ ነበር ጊዜው እና። እኔ ከዛ በኋላ ቀስ እያልኩኝ መማር ጀመርኩኝ እና የሆነ አባቴ የሆነ ጊዜ በሆነ ጉዳይ እስር ቤት ገባ። እስር ቤት ሲገባ በቃ እኔ የቤት አባወራ ሆንኩኝና የቤት አባወራ ስሆን። ምን ይደረጋል ማለት ፍየለዋን ፈመጣች። ፍየል ገዛች። ማዘር እንደዚህ ፍየል አስገዛች ፍየል ስትገዛ ያው እኔ ነው ያረድኳት ማለት ነው። አረድኳት ምናምን ነገር ቆዳውን እንኳን በደንብ እንትን አድርጌዋለሁ። ከዛ መች ነው የመጡት ሰዎች ሶስት ሰዓት ሲመሩ። የጎሮቤት አባቶች ምናምን ይሄ ፍየሏን ለማረድ መጡ ማለት ነው። ለምንድነው የመጡት? በቃ ሰውየው እስር ቤት ስለገባ። የነሱን ቤት ባዶ እንዳይውል ምናምን ተብሎ ሲመጡ ኧረ ኧረ ዝውር በሉ። እኛ ወጣቶች እያልን ምናምን ተብሎ። ፍየሏን አረድኳት ማለት ነው። አረድኳት አራርጃት ምናምን እየዘለዘልኩኝ ምናምን የመጡት ኧረ ጀግና ልጃችን አረ ወንድማችን እኮ ልጅ አፍርተዋል ምናምን አሉን። ነገር እና በጣም